ስልክህን? ምን ያህል ጊዜ ትሞላለህ ይላል ጥያቄው ስልኬን አሁን እኔ ምሞላበት ሁኔታ ማለት ቻርጀር የማደርግበት ሰዓት እንደ እንደምትጠቀምበት ስልኬን ለምን ያክል ጊዜ እጠቀማለሁ ሚለው በሚለው ይወሰናል ማለት ነው። ምክንያቱም እኔ ስራ ቦታ ምውል ከሆነ እና ያን ያክል ዳታም ሳላበራ ከዋልኩኝ ሁለት ቀን ይዘኛል ማለት ነው። ሁለት ቀን ያስጠቅመኛል ማለት ነው። ደግሞ ዳታ አብርቼ ምውል ከሆነ ስራ ሳልገባ ስቀር ደግሞ ዳታ ማበራ ከሆነ አንድ ቀን ብቻ ነው ሚይዘኝ ሃያ አራት ሰዓት። እና ለዚህ የተለያየ መልስ ነው ሊኖረኝ ሚችለው ማለት ነው።